በፉሃም ማብሰል ታውቃልህ አዎ በፍም አበስላለው። ምክንያቱም ከሰል ነው በብዛት የሚባለው ወደ እኛ አካባቢ ከሰሉን በደንብ አቀጣጥሎ ካበቁ በኋላ ራሱ ፍም ይሆናል። በደንብ የበሰለ ፍም ይሆናል ስለዚህ በዛ ፍም ላይ የተለያዩ ምግቦችን ጥዶ ማብሰል አውቃለሁ። አብዛኛው ጊዜ በፍም በፍም ነው የማበስለው። በተለይ ወደ ክፍለ ሀገር እያለሁ ኤሌክትሪክ መጠቀም በማትችልባቸው ቦታዎች ላይ እዛ ቦታዎች ላይ በፍም ነው የማበስለው። ስለዚህ በፍም ማብሰል አውቃለሁ። አዎ በፍም ማብሰል አውቃለሁ ኤሌክትሪክ በሌለበት ቦታ ላይ በተለይ እጅግ በጣም ጠቃሚ ነው። በፍም ማብሰል ስለዚህ ምግብም ያጣፍጣል ከኤሌክትሪክ በላይ በፍህም ማብሰል ምግብ ያጣፍጣል። ጣዕም ለምግብ ምግብ ላይ የሚሰጠው ጣዕም እጅግ በጣም ጥሩ ነውና በፍህም ማብሰል አውቃለሁ።

ከጎሮቤቶችህ ጋር ጥሩ ግንኙነት አለህ? አዎ በሚገባ ከጎሮቤቶችህ ጋር ጥሩ ግንኙነት አለኝ። በመስማማት በመረዳዳት በመተጋገዝ በመጠያየቅ። ነው አብረን የምንኖረው የተለያዩ ችግሮችም ሲመጡ በዓልም ሲመጣ ሀዘንም ሲመጣ። ከቤተሰብ ጋር ያው ከጎሮቤቶቼ ጋራ እንገናኛለን እንጠያየቃለን። የበአል ጊዜም የተለያየ ምግብም አብረን በመብላት ቡና አብረን በመጠጣት እናሳልፋለን። እና ከጎሮቤቶቼ ጋራ ጥሩ ግንኙነት ነው ያለኝ። በጣም እንተጋግዛለን እንረዳዳለን ባለው ነገር እንጠያየቃለን በአለም ሲሆን ደስታንም አብረን ተካፍለን እናሳልፋለን። በደስታም አብረን ተካፍለን በሀዘንም ደግሞ ሀዘናችንን ተጋርተን አብረን የምናሳልፍበት ሁኔታ ነው ያለው። እና ከጎሮቤቶቼ ጋራ በተቻለኝ መጠን በሰላም በፍቅር በአብሮነት በጋራ እርስ በእርስ በመከባበርና በመረዳዳት በጥሩ ግንኙነት ነው የምኖረው። እና ከጎሮቤቶቼ ጋር ጥሩ ግንኙነት አለኝ።

ቤትህን ምን ያህል ጊዜ ታጸዳለህ? ቤቴን እንግዲህ እንደየሁኔታው ነው። በየቀኑ የኔ ቤት በጣም ትንሽዬ ስለሆነች በየቀኑ ቤቴን አጸዳታለሁ። አልጋዬን አንጥፌ ቤቴን አጽድቼ ያለውን አካ መስታወቱንም ምኑንም በሩንም ወለሉንም አጸዳድቼ እንትን ስል። በጣም ጥሩ ስሜት ይሰጠኛል እና ቤት ውስጥ መቆየት እና ቤት ውስጥ ቁጭ ማለት ስሜት ይሰጠኛል። በተለይ እኔ አብዛኛውን ጊዜ የኦንላይን ስራ ስለምሰራ ቤት ነው የምውለው እና። በብዛት በቃ ሙሉ ለሙሉ ቤት ነው ምውለው እና። ቤት በምውልበት ጊዜ ቤቴን ማጽዳት ግድ ይለኛል ቤቴን ካላጸዳኋት ቤቴ ተቆሸሸች ቤት ለማዋል ያስጠላል። ቆሻሻ ቤት ውስጥ መዋል ቆሻሻ ቤት ውስጥ ማደር መቀመጥ። ጥሩ ስሜት አይፈጥርም የስራ ስሜትንም የስራ ሞራልንም ይገድላልና። ስለዚህ በተቻለ መጠን ቤቴን አጸዳድቼ ጠራርጌ አጽድቼ ነው እምቀመጠው። በየቀኑ ቤቴን አጸዳታለሁ እኔ።

በስራ ቦታ ጓደኛ አለ በስራ ቦታ ጓደኛ የለኝም አጋጣሚ ሆኖ ምክንያቱም የኔ የስራ ባህሪ እኔ የስራ ቦታ ላይ ያው ቋሚ ስራ ቋሚ ሰራተኞች የሉም በብዛት ሁሉም ይገባሉ ይወጣሉ። ይገባሉ የሆነ ያህል ጊዜ ተቀምጠው ይወጣሉ ወይ አስራ አምስት ቀን ወይ አንድ ወር ተቀምጠው ሰርተው ስለሚወጡ በብዛት በስራ ቦታ ላይ ጓደኛ የለኝም ስራዬ ራሱ ጓደኛዬ ነው ጓደኛዬም ራሱ ስራዬ ነው ስለዚህ በስራ ቦታ ላይ ሌላ ጓደኛ የለኝም ራሱ ስራዬ ነው ጓደኛዬ ስለዚህ አብዛኛውን ጊዜ በስራ ነው የማሳልፈው። ከዛ ውጪ ሌላ በስራ ቦታ ላይ ሌላ ጓደኛ የለኝም ስለ ምክንያቱም የስራ ባህሪው ስለማይፈቅድልኝ ነው። የስራ ባህሪዬ ያው ሰው ብዙ አይቀመጥም ቋሚ ስራ ስላልሆነ ስራው ብዙ ሰው አይቀመጥም እዛ ቦታ ላይ በጥበቃ ስራ ላይ ስለሆነ ሁሉም ሰው የተሻለ ነገር ሲያገኝ ትቶ ስለሚወጣ ስራውን በተቻለ መጠን የስራ ቦታ ላይ እንግዲህ እኔ ጓደኛዬ ነው ስራዬ እንጂ ሌላ የስራ ቦታ ጓደኛ የለኝም።

ማህበራዊ ሚዲያ ትጠቀማለህ? ማህበራዊ ሚዲያ አዎ በደንብ ነው የምትጠቀመው ምክንያቱም። የግዴታ ማህበራዊ ሚዲያ ዛሬ ጊዜ በዚህ ዘመን ስልክና ላፕቶፕ ያለው ሰው ማህበራዊ ሚዲያን መጠቀም ያው አይቀርም ስለዚህ ለስራም ሆነ ለመዝናናትም ሆነ አንዳንድ ትምህርታዊና መዝናኛዎችን ለማየት ማህበራዊ ሚዲያን እጠቀማለሁ። የተለያዩ ማህበራዊ ሚዲያዎችን እጠቀማለሁ ከእነሱ ውስጥ ከእነሱ መሃል አንዱ ዩቲዩብ ነው። ሲቀጥል ቲክታክ እጠቀማለሁ። ሌላው አብዛኛው ጊዜ ግን ዩቲዩብ እና ቲክታክ ነው የምትጠቀመው? ኢንስታግራም ብዙ አልጠቀምም። ሌላም ቴሌግራምም አንዳንድ ጊዜ ለመልእክት መላላኪያና ለአንዳንድ ለስራ ቴሌግራምን እጠቀማለሁ። በተረፈ ግን ዩቲዩብ እና ቲክቶክ ነው በብዛት እኔ የምጠቀመው ማህበራዊ ድር ገጽ ማለት ነው። ማህበራዊ ሚዲያ ፌስቡክም እጠቀማለሁ ለስራም ሆነ ለአንዳንድ ነገሮች ፌስቡክንም እጠቀማለሁ። ፊት ስለዚህ ዩቲዩብ ቲክቶክ ፌስቡክ እና ቴሌግራም ነው በብዛት የምጠቀመው ማህበራዊ ሚዲያ። አሁን አሁን ላይ ግን ኢንስታግራምንም መጠቀም ጀምሪያለው ስለዚህ አምስት ማህበራዊ ሚዲያዎችን በቋሚነት እየተጠቀምኩ እገኛለሁ።

በእንጨት እሳት ማብሰል ታውቃለህ አዎ በጣም ነው የማበስለው በተለይ ገጠር ላይ አካባቢ እያለሁ ገጠሩ ወደ ገጠሩ የሀገራችን ክፍል እንግዲህ በእንጨት ነው የምናበስለው። አብዛኛው ጊዜ በእንጨት እሳት ነው የምናበስለው እና ይሄ የእንጨት እሳት እንግዲህ በእንጨት እሳት የሚበስ ምግብ በጣም ይጣፍጣል። በተለይም ደግሞ የትልልቅ አይነት ምግቦች ከሆኑ በጣም ብዙ ለምሳሌ ብዙ አይነት ብዙ በብዛት ከፍ ያሉ ብዙ ምግቦች ከሆኑ ምግብ ከሆነ የግዴታ። በመጠን ለምሳሌ በጎላ በጎላ የሚበስል ወጥ። ድፎ ዳቦ እንዲሁም ደግሞ እንጀራ እና የተለያዩ በደንብ በጣም እሳት የሚፈልጉና በጣም መብሰል ያለባቸው ነገር ከሆነ። በእንጨት እሳት ነው በአብዛኛው የሚበሰለው ምክንያቱም በደንብ እሳት እንዲያገኝ በደንብ እንዲበስል በማሰብ በእንጨት እሳት ነው የሚበስለውና። በእንጨት እሳት ማብሰል አውቃለሁ በተለይም የገጠር ላይ ያለን በእንጨት እሳት ነው። የምናበስለውና በእንጨት እሳት ማብሰል አውቃለሁ ምግቡ ጣፋጭ ነው በእንጨት እሳት የሚበስል ምግብ በጣም አሪፍና ጣፋጭ ምግብ ነው ማለት ነው። ስለዚህ በእንጨት እሳት ማብሰል አውቃለሁ።

በባህላችሁ ሰርግ እንዴት? ይከናወናል እንግዲህ በእኛ ባህል ሰርግ በተለያየ መንገድ ይከናወናል። ከነዛ መሃል መጀመሪያ ባልና ሚስት የሚሆኑት ሰዎች ወይም እጮኛማቾቹ ወንድየው ባልየው ማለት ነው ሽማግሌ ይልካል። ለልጅቷ ወይም ለሚስትየዋ ወይም ለሴቲቷ ቤተሰቦች ሽማግሌ ይልካል። ከዛ በኋላ እነዛ ሽማግሌዎች ሄደው ሰዴታ ይባላል። ሄደው ሽማግሌዎቹ ሄደው ልጃችሁን ለልጃችን ብለው ይጠይቃሉ። የልጅቷን ቤተሰብ የልጅቷ ቤተሰብም እጃችሁ ከምንድነው? ልጃችሁ ምን አይነት ነው? ልጃችንን ማስተዳደር ማብላት ማጠጣት በደንብ ማስተዳደር ይችላል ወይ? ለመሆኑ ስራው ምንድነው? ምን አለው ብለው ይጠይቃሉ። በዚህም ሰዓት እነኛ ሽማግሌዎች ልጃችን እንዲህ እንዲህ ነው በወግ በማዕረግ ያደገ ለቁም ነገር የበቃ ስርዓት ያለው የተማረ ቤተሰቡን በደንብ በአግባቡ ማስተማር ማስተማርና ማስተዳደር የሚችል ጥሩ አመለካከት እና ጥሩ ባህሪ ጥሩ ስብእና ያለው በቂ ቤተሰቡን ለማስተዳደር በቂ ሀብትና ንብረት ያለው ነው ብለው። ስለ ልጁ ጥሩ ነገር በመናገር ያንን እነዛን የልጅቷን ቤተሰብ። እሺ ልጃችንን ለልጃችሁ ሰጥተናል ብለው እንዲህ እንዲሰጡ እንዲህ ያሳምናሉ። ከዛ ካሳመኑ በኋላ። ከጥቂት ቀን በኋላ ደግሞ ምን ይደረጋል? ሰርግ ይደገሳል። የልጅቷ ቤተሰብም ለብቻ ሰርግ ይደግሳል የልጁ ቤተሰብም ሰርግ ይደግስና ከዛ ልጁ ልጅቷን አግብቶ ወደ ቤቱ ይዞ ይገባል ማለት ነው። በማግስቱ በሁለተኛው ቀን ደግሞ በማግስቱ ደግሞ በማግስቱ ደግሞ መልስ የሚባል አለ። እንደገና አሁንም መልስ ተመልሰው እዛ የልጅቷ ቤተሰብ የልጅቷ ቤተሰብ ጋር ተመልሰው ሄደው ይበላሉ ይጠጣሉ። ቅልቅ በሶስተኛው ቀን ደግሞ ቅልቅል የሚባል ነገር አለ። ቅልቅል ማለት ደግሞ ቤተሰብ የልጁ ቤተሰብ ጋር ሄደው የልጅቷ ቤተሰብ የልጁ ቤተሰብ ጋር ሄደው አንድ ላይ ቤተሰብ የሚተዋወቅበት አብረው የሚጫወቱበት የሚበሉበት የሚጠጡበት የሚደሰቱበት ነው ማለት ነው። ስለዚህ በዚህ መልክ ሰርግ ይከናወናል። በእኛ በባህላችን

መጠበቅ ታግድ ነው። አዎ መጠበቅ እንግዲህ በጣም ግድ ይሆናል። አንዳንድ ጊዜ በጣም የምፈልገው ወይም እጅግ በጣም አንገብጋቢ ጉዳይ ከሆነ ያንን ነገር መጠበቅ ግድ በሆንም የሚሆንብኝ ጊዜ አለ። ምክንያቱም ለራሴ ጉዳይ ስለሆነ ያ ነገር የሚጠቅመኝ ከሆነ የግዴታዬንም ነገር ጠብቄ ጉዳዬን አስፈጽሜ ችግሬን ፈትቼ መሄድ አለብኝ። ስለዚህ እንደ ሁኔታዬ ነው እንደ ሁኔታው ነው እንደ አለብኝ ጉዳይ ነው እንደ ጉዳዩ ክብደት ይወሰናል ማለት ነው። መጠበቅ ካለብኝ እጠብቃለሁ። ከዛ ውጪ ግን ያው ብዙም ጊዜ ማባከን አልፈልግም መጠበቅ ከሌለብኝ ስለዚህ እንደ ጉዳዩ ክብደት ይወሰናል።

ቅሬታዎችን እንዴት ታስተናግዳለህ? ቅሬታዎችን እንግዲህ በጥሩ ሁኔታ በአግባቡ መጀመሪያ ቅሬታዎችን መቀበል ከደንበኞች ላይ ሊሆን ይችላል። ከማንኛውም አገልግሎት ከተገልጋዮች ላይ ቅሬታ መጀመሪያ መቀበል የቅሬታ መቀበያ ሳጥን በማዘጋጀት ወይም ደግሞ በኢሜልም ይሁን በቴሌግራምም ይሁን በተለያዩ መንገዶች ቅሬታቸውን በአካልም በአካልም ቢሆን የቅሬታቸውን መጀመሪያ በመቀበል እነዛን ቅሬታዎች በማጥናት መስተካከል ባለበት መንገድ። እነዛን ቅሬታዎች ማስተካከል እና የደንበኞችን ወይም ተስተናጋጆችን ወይም አገልግሎት የአገልግሎት ተገልጋዮችን እርካታ መጠበቅና የእነሱን ቅሬታ ተቀብሎ እነሱን በአግባቡ ማስተናገድ ግድ ይላል። ስለዚህ ቅሬታ የማስተናግድበት መንገድ የእነሱን ቅሬታ በተለያየ መንገድ በሰውም ቀጥታ በአፍ በመጠየቅ በመናገር። ቅር ያላቸውን ነገር በመጠየቅ በማዳመጥ እንደገና ደግሞ ይሄ በቅሬታ ሳጥን መስጫ ውስጥ በጽሁፍ እንዲያቀርቡ ቅሬታቸውን በኢሜልም በተለያየ በቴሌግራምም በተለያየ ማህበራዊ ሚዲያ እና ማህበራዊ ድህረገፆች ላይ ቅሬታቸውን እንዲያስቀምጡ በማድረግና ያንን ቅሬታቸውን በማጥናት ቅሬታቸውን መቅረፍ እችላለሁ። ማለት ነው

ማደንዘዝ ትወዳለህ? ማደንዘዝ አልወድም ያው ምክንያቱም ከማደንዘዝ ምን አገኛለሁ ሰው ሲደነዝዝ ምንም ጥቅም አላገኘም። ሰው ሲደነዘዝ እንደውም የባሰ ይጎዳል። እንጂ እኔ የማገኘው ጥቅም የለም። እሱ በመደንዘዙ ስለዚህ እንደውም እንዲነቃ አደርገዋለሁ እንዲነቃ ራሱን እንዲያቅ። ጤነኛ እንዲሆን ነው እንጂ የምወደው እንዲደነዝዝ ሰው እንዲደነዝዝ አልወድም። ማደንዘዝ ጥሩ አይደለም በአጠቃላይ ጎጂ ነው። ሰው ሲደነዝዝ ያው ምንም ጥቅም ስለማይሰጥ ለራሱም ለቤተሰቡም ለሀገሩም ለአለምም ምንም ስለማይጠቅ። ሰውን ማደንዘዝ ጥቅም ስለሌለው እኔ ሰውን ማደንዘዝ አልወድም። ለራሴም መደንዘዝ አልፈልግም ስለዚህ መንቃትና የሰዎችን ከተኙበት ማንቃት ካንቀላፉበት ማንቃት ነው። ደስ የሚለኝ እንጂ ማደንዘዝ አልወድም።

ማብሰል ትችላለህ? ማብሰል በጣም ነው የምወደው በጣም ነው የምችለው የተለያዩ ምግቦችን አበስላለሁ። ሽሮ ወጥን አበስላለሁ እንደገና ደግሞ የተለያዩ ስጋ ነክ ነገሮች አትክልትና አትክልቶችን እንደውም ፓስታና ማኮረኒ እንዲሁም የተለያዩ ምግቦችን ማብሰል እችላለሁ። በ ምክንያቱም ማብሰል ከልጅነቴ ጀምሮ አ አያቴ ጋር ነው ያደኩት ለእሷ ለአያቴ እያበሰልኩ ለአያቴ የተለያየ ምግብ ወጥ እየሰራሁ ስላደኩኝ። ምግብ ማብሰል በጣም ደስ ይለኛል እየተዝናናሁ ነው የማበስለው እንደውም። ሲደብረኝ ወይ ስጨናነቅ ወይ ደግሞ በጣም እንትን ሲለኝ በጣም ስ ጭንቀት ሲይዘኝ ወይ ሲያስጠላኝ ሲደብረኝ ምግብ ሳበስል በ ይለቀኛል ወይም ደግሞ ምግብ በማብሰል ነው እንትን የምለው ማለት ነው። ዘና የምለው ራሴንም ማዝናናው በስራ የተጨናነቀ አእምሮዬን ምግብ በማብሰል ጓሮ ከጓሮ አትክልትና ፍራፍሬዎችን ቁረጥ አድርጌ ምግብ በማብሰል ነው የምዝናናው። ስለዚህ እንቁላል ማብሰል ደስ ይለኛል እወዳለሁ። ስጋ ነክ ማብሰል አትክልትና የተለያዩ ነ ምግቦችን አዲስ ነገር መሞከር አዲስ ነገር መፈላሰፍ አዲስ ነገር ማብሰል በጣም ነው የምችለው። ስለዚህ በአጭሩ ማብሰል እችላለሁ።

በተፈጥሮ ውስጥ መራመድ ትወዳለህ? አዎ። በጣም በተፈጥሮ ውስጥ መራመድ፣ ተፈጥሮን ማድነቅ፣ ተፈጥሮን መንከባከብ፣ በጣም ነው የምወደው። ምክንያቱም ያለ ተፈጥሮ ህይወት ባዶ ናት። ተራራውን ጋራውንና ሸንተረሩን ሸለቆውን ሜዳውን ጫካውን ምድረበዳውን ማድነቅ እወዳለሁ። በዛ ውስጥም ደግሞ ያሉትን የተለያዩ እንስሳቶችንና አራዊቶችን የተለያዩ አዕዋፋትን የሰማይ አዕዋፋትን የምድር አራዊትን የባህር አሳዎችን ማድነቅ በጣም ደስ ይለኛል በጣም እወዳለሁ። ስለዚህ በተፈጥሮ ውስጥ መራመድ በጣም ነው ደስ የሚለኝ። በጣም ጥሩ ነው ተፈጥሮን ማድነቅ ተፈጥሮን መንከባከብ በጣም ጥሩ ነው። ከተፈጥሮ ነው ሁሉ ነገር የሚገኘው። የምንበላው ምግብ የምንተነፍሰው አየር የምንሞቀው ፀሀይ የምንራመድበት መር መሬት ሁሉ ነገር ተፈጥሮ ነው። ከተፈጥሮ የሚገኝ ነው። ስለዚህ ተፈጥሮን መንከባከብና በተፈጥሮ ውስጥ መራመድ እጅግ ጠቃሚ ነው። ለጤናም እድሜን ከማርዘም ረጅም እድሜ ከመኖር ጤናማ ሰው ከመሆን አንፃር በተፈጥሮ ውስጥ መራመድ እጅግ በጣም ጠቃሚ እና የሚወደድ ነገር ነው። ስለዚህ እኔ በተፈጥሮ ውስጥ መራመድ እወዳለሁ።

በድን ቋንቋ ታምናለህ? አዎ በድን ቋንቋ አምናለሁ ምክንያቱም ቋንቋ ወሳኝ ነገር ነው የሰው ልጅ የሚግባባበት ትልቅ መሰረታዊ ነገር ነው። የሰው ልጅ ያለ ቋንቋ ለመግባባት አይችልም። ስለዚህ ቋንቋ የሰው ልጅ አንድ የሚያደርግ ያለ ቦታ ቦታ የማይወስነው ቀለም ዘር ብሄር ሃይማኖት የማይወስነው የሰው ልጅ መግባቢያ የሰው ልጅ ሀሳብ ማስተላለፊያ የተለያዩ ጽሁፎችን መጻፊያ የተለያዩ ታሪክን መሰነጃ እንዲሁም ያለፈውን ታሪክ ለዛሬ ትውልድ ለዚህ ትውልድ እንዲያውቀው ሚደረግበት የዛሬን ታሪክ ደግሞ ለነገ ትውልድ እንዲያውቀው ተሰንዶ ተጽፎ እንዲቀመጥ የሚደረገው በቋንቋ ነው። ስለዚህ የሰው ልጅ ብዙ ቋንቋ ባወቀ መጠን በአለም አቀፍ መድረክ ላይ ከብዙ አለም አቀፍ ሰዎች ጋር መገናኘት የሚችልበት መድረክ ይሰፋለታል ስለዚህ በደንብ ቋንቋ በደንብ አምናለሁ።

ምን? ያህል ጊዜ መጽሐፍ ታነባለህ እንግዲህ መጽሐፍ ብዙ አላነብም እውነት ለመናገር አንባቢ ሰው አይደለሁም። መጽሐፍ አላነብም ግን። መጽሐፍ ለማንበብ በጣም ፍላጎት አለኝ። ወደፊት መጽሐፍ ለማንበብ እጅግ በጣም ወስኛለሁ እና መጽሐፍቶችን አነባለሁ ብዬ አስባለሁ። ማንበብ ከምፈልጋቸው መጽሐፍቶች ውስጥ አንዱ ቅዱሳት መጽሐፍቶች ወይም መንፈሳዊ መጽሐፍቶች ናቸው። ከዛ ቀጥሎ ግን የተለያዩ የራስ አገዝ መጽሐፍቶች እንደ የኢኮኖሚ ወይም የቢዝነስ እና የፋይናንስ መጽሐፍቶችን ለማንበብ እጅግ በጣም ፍላጎት አለኝ። እና እነኚህ መጽሐፍቶች ያው ላጣ አጠቃላይ ለህይወቴም ለኔም ለቤተሰቦቼም የመንፈሳዊ ህይወቴን እና የኢኮኖሚ ኢኮኖሚያዊ ህይወቴን ወይም ኢኮኖሚያዊ አቅሜን። ለማጎልበት የምጠቀምባቸው መጽሐፍቶች ሊሆኑ እንደሚችሉ እገምታለሁ። ስለዚህ እነዚህን መጽሐፍቶች ለማንበብ እጅግ ፍላጎት አለኝ። አሁን ላይ ግን መጽሐፍ አላነበም

የትኛውን ወቅት ትወዳለህ? እኔ ከምወዳቸው ወቅቶች መሃል ክረምት ነው ክረምት ወቅት በጣም ደስ ይለኛል ይመቸኛል። ለምን ዝናብ ሲዘንባል ዝናቡ ሲዘንብ። ካቦርቴን አርጌ። ሙቀት ቤት ውስጥ የተለያየ ከሰል ምናምን አያይዤ። ቤት ውስጥ በቆሎም በመጥበስ ድንች በመቀቀል ንፍሮ በመቀቀል በእንደዚህ አይነት ሁኔታ። ክረምትን ከቤተሰቦቼ ጋራ በመጫወት በመደሰት ቤት ውስጥ ስራ እያገዝኩኝ ቤት ውስጥ እሰራለሁ። እንደገና ክረምት ደሞ። በደንብ አበቦች የሚያብቡበት ፍሬ የሚያ አበቦች የሚያብቡበት ልምላሜ በደንብ ያለበት። አበቦ አበቦቹ ወይም ደሞ የተለያዩ አትክልቶችና ፍራፍሬዎች በደንብ ልምላሜ ሚያሳዩበት አበቦች የሚያበቡበት ፍሬ የሚያፈራበት። ዝናብ የሚዘንብበት አቧራ የሚጠፋበት በአጠቃላይ ደስ የሚል አየር ያለበት ነውና። ወቅት በጣም ነው ደስ ሚለው። እርሻ ምናምን ካለ ደሞ ወደ ገጠር ሄዶ እሸት በመብላት የመቄ የባቄላ እሸት የአተር እሸት በመብላት የእርሻ ስራን በመስራት። በጣም መዝናናት ይቻላል እና የክረምት ወቅትን በጣም እወደዋለሁ።

የስራ ልብስ ትለብሳለህ? የስራ ልብስ እለብሳለሁ አዎ የጥበቃ ዩኒፎርም አለ ያንን የጥበቆች ዩኒፎርም በመልበስ የስራ ልብስ ለብሼ ስራ በመስራት እውላለሁ ስለዚህ የስራ ልብስ እለብሳለሁ። አብዛኛው ግን ያው ቤት ውስጥ ስለሆንኩኝ እኔ በብዙ እንትን አይደለም ግን የስራ ልብስ። እለብሳለሁ ዞሮ ዞሮ ምክንያቱም የግዴታ ለመመሳሰል ከሰራተኞች ጋር አንድ ለመሆንና ለመመሳሰል የስራ ልብስን መልበስ ግድ ስለሚለኝ። የስራ ልብስ እለብሳለሁ። ስለዚህ የስራ ልብሳችን እኛ ከላይ ኮፍያ። ከዛ ሸሚዝ እና ሱሪ ነው እንደገና ከስክስ ጫማ ነው። ማንኛውም ወታደር ወይም የጥበቃ ሰራተኛ የሚለብሰውን አይነት የስራ ልብስ ነው የምጠቀመው ስለዚህ። የስራ ልብስ ለብሳለሁ ያም የስራ ልብስ ከሌሎች ሰራተኞች ምን ስራ ላይ እንደተሰማራው የሚያመለክትና የሚለየኝ ስለሆነ የስራ ልብስ ለብሰን ነው።

የአትክልት ስራ ታደርጋለህ እጅግ በጣም ነው የምወደው የአትክልት ስራ። በጓሮዬም ሆነ በእርሻ ቦታ የአትክልት ስራን መስራት በጣም ያስደስተኛል። አትክልትን ቦታውን ከማዘጋጀት ጀምሮ እርሻውን ቆፍሮ አዘጋጅቶ አለስልሶ መደብ አውጥቶ እንደገና ደሞ እዛ ላይ ደሞ የአትክልት ዘር አፈላሹ አፍስሶ እንደገና አፈላሹ ሲደርስ ደግሞ ያንን አፈላሹ ነቅሎ የተስተካከለውና የተዘጋጀው መደብ ላይ በአግባቡ ርቀቱን ጠብቆ መትከል ከዛ ከተተከለ በኋላ ደግሞ አረም ሲይዘው ደግሞ አረሙን ከውስጡ መንቀልና ማጽዳት ከዛ በኋላ አረሙን ካጸዳሁኝ በኋላ ደግሞ እንደገና ውሃ ማጠጣት በየቀኑ ከዛ ደግሞ መኮትኮት ኩትኳቶ መኮትኮት ማሳ አፈር ማሳቀፍ ፍግና መዳበሪያ በደንብ መስጠት እለት እለት ውሃ ማጠጣትና መንከባከብ እንደገና ደግሞ የተለያዩ ፀረ አረምና እንዲሁም የተለያዩ ፈንገስና የተለያየ ተባዮች ሲይዘው ደግሞ ፀረ ተባይ መርጨት ሲደርስ ደግሞ እንደገና ያንን ለቅሞ መሸጥ መብላት ከላዩ ላይ መጠቀም እጅግ በጣም ደስ ይላል የአትክልት ስራ። አትክልትን ተክሎ ማሳደግ ልክ ልጅ እንደማሳደግ ነው። ተስፋን ሰላምን ልማትን ፍቅርን ተፈጥሮአዊ ተፈጥሮአዊ መስተጋብርን በደንብ የሚያሳይ ቆንጆ ስራ ነው የአትክልት ስራ። ስለዚህ የአትክልት ስራ እኔ አደርጋለሁ።

የስራ ምግባር ታከብራለህ። የስራ ምግባር በጣም ነው የማከብረው ምክንያቱም ስራዬን አክብሬ መስራት በጣም እወዳለሁ ስራ አክብሬ ከሰራሁ ነው ስራም የሚያከብረኝ ስራዬን አክብሬ ከሰራሁ እከበራለሁ ስለዚህ የስራ ሰአቴን ጠብቄ እንደገና ደግሞ ከስራ ሰዓትም በኋላ ካለኝ የተሰጠኝ ስራ በአግባቡ አጠናቅቄ ሰርቼ ጨርሼ ማስረከብ ደስ ይለኛል። በስራ ቦታ ላይ ያለውን አጠቃላይ የስራ ዲሲፕሊን ወይም የስራ ምግባር አክብሬ ነው የምሰራው ያም ደግሞ አጠቃላይ ለኔ ለስብእናዬም ለምርታማነቴም እንደገና ለሚያሰራኝ ሰውም አብሮኝ ለሚሰራ ሰውም እጅግ በጣም ክብርን ክብርንና ምርትን ምርታማነትን የሚጨምርልኝ ነው ማለት ነው ስለዚህ የስራ ምግባር በደንብ ነው የማከብረው የስራ ምግባሬን ስለማከብር እኔም ውጤታማ መሆን እችላለሁ። በጣም ምርታማ መሆን እችላለሁ ማለት ነው።

የስራ ቦታ ደህንነት እንዴት ነው? የስራ ቦታ ደህንነት በጣም ጥሩ ነው። ስራ ቦታ ላይ ምንም አይነት ችግር የለም። ያው ሰርተን እንውላለን እዛው እኛ እኔ ጥበቃ ተቆጣጣሪም ስለሆንኩኝ እዛ ቦታ ላይ። የስራውን ደህንነት መቆጣጠርም አንድ የኔ ሀላፊነት ነውና ስራ ቦታ ላይ በተቻለ መጠን ምንም አይነት ችግር ላለመፍጠር እንሞክራለን። ከተፈጠረ በተቻለ መጠን ቶሎ ያንን ችግር። መፍትሄ ፈልገን ያንን ችግር ከዛ ቦታ ማስወገድ ለማስወገድ ነው የምንጥረውና። በተቻለ መጠን የስራ ቦታ ላይ በፍቅር በሰላም ለመስራት ነው የምንታገለው እንጂ የስራ ቦታ ላይ። ምንም አይነት ችግርም ሆነ ምንም አይነት የ ስራ ላይ ምንም አይነት የተፈጠረ ችግር የለም ማለት ነው። እስካሁን የስራ ቦታ ደህንነት አሪፍ ነው።

በምን ሰዓት ትነሳለህ? እኔ እንግዲህ የምነሳበት ሰዓት ያው የተለያየ ነው ቋሚ የምነሳበት ሰዓት የለኝም። ለምሳሌ እንደተኛሁበት ሰዓት ነው። አርፍጄ ወይ አምሽቼ ከተኛሁ አርፍጄ ነው ምነሳው በብዛት። አስር ሰዓት ላይ ለሊት ዘጠኝ ሰዓት አስር ሰዓት ነው ምተኛው እና። ስለዚህ ጠዋት እስከ ሶስት ሰዓት አራት ሰዓት ድረስ አርፍጄ ነው ምነሳው። በርግጥ ጠዋት አርፍዶ መነሳት ትንሽ ችግር እላለሁ ያው። ጥሩ በጣም በሙሉ ሀይልና በሙሉ ጉልበት መነሳት አይቻልም። ስለዚህ እንደኔ እንደኔ ጠዋት በሌሊት ተነፍቶ ማታ ግን በጊዜ መተኛት የተሻለ ይመስለኛል። ግን እኔ በተቃራኒው ነኝ። ሌሊት አምሽቼ እሰራና ጠዋት ነው የምነሳው ጠዋት አርፍጄ ነው የምነሳው። እና እንደዚህ ነው ውሎዬ ስለዚህ እኔ ጠዋት እስከ ሶስት ሰዓት እና አራት ሰዓት ድረስ ማለት ነው። እስከ ሶስት ሰዓት እና አራት ሰዓት ድረስ አርፍጄ ነው የምነሳው።

ስልጠና ትወስዳለህ? አዎ የተለያዩ ስልጠናዎችን እወስዳለሁ በጣም በብዛት ከወሰድኳቸው ስልጠናዎች ውስጥ አንደኛው የእንጉዳይ ወይም የመሽሩም ማፍላት ወይም የእንጉዳይ የእንጉዳይ ስራ ወይም መሽሩም ፋርሚንግ የሚባል ስልጠና የሶስት ቀን ስልጠና ወስጃለሁ ሌላ ደግሞ እ እንግዲህ የቪዲዮ ኤዲቲንግ ስልጠና ወስጃለሁ የእ ስለዚህ እንዴት እንደ ቪዲዮ ኤዲት እንደሚደረግ አጠቃላይ የቪዲዮ ኤዲቲንግ ስልጠና ወስጃለሁ። ሌላው የዩቲዩብ ማስተር ክላስ እና የቲክቶክ ማስተር ክላስን ስልጠናም እንዲሁ ወስጃለሁ ማለት ስልጠና ባይባልም ያው በተለያየ በዩቲዩብ ቪዲዮዎችን እያየሁ ፉል ኮርሶችን እየወሰድኩ እያየሁ እየተመለከትኩ ሙሉ የሁለት ሰዓት የሶስት ሰዓት ፉል ኮርሶችን እያየሁ እነዛን በእነዛ አማካኝነት ስልጠናቸውን ተከታትያለሁ ማለት ነው ስለዚህ እጅግ በጣም ጠቃሚና ጥሩ ስልጠና ነው እየተጠቀምኩበት ነው። በህይወቴም በጣም ጠቅሞኛል ራሴን እንድችል ራሴን እንድረዳ በገንዘብ ራሴን እንድችል አድርጎኛል ማለት ነው።

የምትመኘው የእረፍት ጊዜ ምንድነው? እኔ በጣም የምመኘው የእረፍት ጊዜ እንግዲህ የክረምት የእረፍት ጊዜ ነው። ክረምት ላይ ያለኝን የእረፍት ጊዜ የተለያዩ ቫኬሽን ወጥቼ የተለያዩ ሀገራቶች እንደነ ፍራንስ ፓሪስ እንደነ ለንደን ከተሞች ላይ እንደነ ዱባይ አይነት ከተሞች ላይ እንደነ ሲንጋፖር አይነት ከተሞች ላይ ሄጄ ያለኝን የክረምት የእረፍት ጊዜ ብዝና እና ባያቸው እጅግ በጣም የምመኝና ደስ የሚለኝ። እሱ ነው። ስለዚህ ባጣም የምመኘው የእረፍት ጊዜ የክረምት የእረፍት ጊዜ ነው ማለት ነው። ምክንያቱም ክረምት ላይ የተለያየ ክረምት ላይ በብዛት አንዳንድ መስሪያ ቤቶች ይዘጋሉ እንደ ትምህርት ቤት አይነት እንደ ሌሎችም እረፍት ይበዛል። ስለዚህ ጊዜውም ወቅቱም የብርድ እና የዝናብ ወቅት ስለሆነ በብዛት ለመዝናናት ፈታ ለማለት ጥሩ ጊዜ ለማሳለፍ ከቤተሰብ ጋር ከወዳጅ ዘመድ ጋር ከጓደኛ ጋር ጥሩ ጊዜ ለማሳለፍ የሚሆን ጊዜ ስለሆነ። የ ክረምት እረፍት ጊዜን በጣም ነው የምወደው በጣም ነው የምመኘው።

የፀሀይ መውጣትን ታያለህ? አዎ በጣም በአግባቡ ነው የማየው። አጋጣሚ ቤቴ ወደ ምስራቅ በኩል የተሰራ ነው። ስለዚህ ፊቱ በርና መስኮቱ ወደ ምስራቅ ዞሮ የተሰራ ነው። ስለዚህ ፀሀይ ስትወጣ በምስራቅ በኩል ስለሆነ በመስታወት በኩል በደንብ ለማየትና አሻግሬ ለመመልከት ይመቸኛል። ስለዚህ መስታወት የቤቴ መስታወት ክፍት ነው። በብዛት ክፍት ነው። ስለዚህ የፀሀይን መውጣት በደንብ ነው የማጣጥመው። ፀሀይ ስትወጣ በደንብ ፀሀይ መውጣቷን በደንብ እያየሁኝ አጣጥማለሁ። በተረፈ ሙቀቷንም በደንብ ነው የምሞቀ፣ የማገኘው። ስለዚህ ፀሀይ የፀሀይን መውጣት በደንብ ነው የማየው። ማየት ብቻ አይደለም ውበቷን አደንቃለሁ። ሙቀቷን አጣጥማለሁ። ሙቀቷን እሞቃለሁ፣ ውበቷን አደንቃለሁ። ስለዚህ በደንብ ይመቸኛል። በደንብ ለማየት እና ለማድነቅ እችላለሁ ማለት ነው።

ሻማ ማብራት ትወዳለህ ሻማ እንግዲህ የማበራው እኔ በብዛት ወይ ልደት ሲሆን ወይ ደግሞ የተለያየ መንፈሳዊ አመታዊ ክብረ በዓል ክብረ በዓል ሲሆን እንዲሁም መብራት ሲጠፋ ነው ማለት ነው። ሻማ የማበራው እና እንዲሁ ዝም ብዬ በቀን ሻማ ማብራት አልወድም። ያው ምክንያት ፈልጌ በምክንያት ነው ሻማ ማበራው ማለት ነው። አንዳንድ ጊዜ ፍቅረኛም ስትኖር ከፍቅረኛዋ ከፍቅረኛ ጋር የፍቅር ጊዜን የምሽት የፍቅር ጊዜን ለማጣጣም ሻማ ይበራል። ማታ ማታ ስለዚህ የሻማ ለሊት ወይም የሻማ ምሽት ተብሎ ሻማ ማታ ማታ ይበራል። በዚህ በዚህ ምክንያት ካልሆነ በቀር ያው ሻማ ሁል ጊዜ ማብራት አልወድም። ነገር ግን ሻማ በሚያስፈልግበት ቦታ ላይ በሻማ አበራለሁ። በተለይም ክብረ በዓል ሲሆን ለልደት እንዲሁም ደግሞ መብራት ሲጠፋና እንዲሁም የፍቅር ምሽት ከፍቅረኛዬ ጋር ማታ የፍቅር ምሽት ስናሳልፍ በዛ ጊዜ ሻማ አበራለሁ። ሻማ በዛ ሰዓት ማብራት ወዳለው

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ወደ መናፈሻ እንግዲህ በቢያንስ በሳምንት አንድ ጊዜ። እሄዳለሁ አካባቢዬ ላይ ወደ አለመናፈሻ። በቅርብ ወደ አለመናፈሻ በሳምንት አንድ ጊዜ። እሄዳለሁ በተለይም እሁድ እሁድ። ወደ መናፈሻ እሄዳለሁ ከዛ በኋላ የተወሰነ ጊዜ መናፈሻ ላይ ቆይቼ ጥሩ አየር ወስጄ ተዝናንቼ። ለመግባት እሞክራለሁ። ያው በሳምንት አንድ ጊዜ ነው ሊሄድ የምችለው ምክንያቱም በጣም ብዙ ጊዜ በስራ ቢዚ ነኝ ወይም በስራ ተወጥሬ ስለምቆይ። በተደጋጋሚ ወደ መናፈሻ ለመሄድ ጊዜ አላገኝም። ስለዚህ በተቻለኝ መጠን። በሳምንት አንድ ጊዜ ነው ወደ መናፈሻ ለመሄድ የምችለው። እሱንም እንግዲህ በጣም አጣብቤ ነው ጊዜየን ከብዙ ነገር ጊዜ ጋር ከብዙ አንፃር። ጊዜን አጣብቤ ነው እንጂ ያው ብዙ ጊዜ ጊዜ አይኖርም። በስራ ስለሆነ ጊዜ ስለማይኖር። በሳምንት አንድ ጊዜ ወደ መናፈሻ እሄዳለሁ

ጭንቀት ስሰማህ ምን ታደርጋለህ? እንግዲህ እኔ ጭንቀት ስሰማኝ የማደርገው መጀመሪያ ሸወር ነው የምወስደው ሸወር እወስዳለሁ ከዛ ጸሎት አደርጋለሁ አጠር ያለች ጸሎት አደርጋለሁ። ከዛ ቦኃላ የሆነ እኔን ልያነቃኝ የሚችል ወይም ልያበረታታኝ የምችል የመጽሐፍ ቅዱስ ጥቅስ አነባለሁኝ አንድ ወይም ሁለት የመጽሐፍ ቅዱስ ጥቅስ አነባለሁኝ። ከዛ ቦኃላ ያንን የመጽሐፍ ቅዱስ ጥቅስ ያነበብኩትን የመጽሐፍ ቅዱስ ጥቅስ እያስታዎስኩ እና እያሰብኩ ቀኔን በሰላም ያለ ጭንቀት ያ በእረፍት በሰላም በእረፍት እውላለሁ ማለት ነው። ከዛ ደግሞ ምናልባት አንድ ዩቲዩብ ላይ አንድ በኔ በዛ ህይወት በኔ ህይወት ያለፈ የሆነ እንትን የሚል የሚያነቃ ወይም የሚያጀግን ወይም ደግሞ ተስፋ የሚሰጥ ነገር የሚናገሩ የተለያየ የፍልስፍና ሳይሆን የተለያየ ስነልቦና አማካሪዎችን ንግግር ዩቲዩብ ላይ ፈልጌ አያለሁ። ከዛ በኋላ በቃ ያ ነገር አብዛኛው ጊዜ ከእኔ ጋር አይቀጥልም ማለት ነው። ስለዚህ ጭንቀት በዛ መልኩ ጭንቀት ሲሰማኝ በዛ መልኩ ያንን ነገሮች አድርጌ ከላዬላይ አስወግዳለሁ።

ማቅረቢያ ማድረግ ትችላለህ? ማቅረቢያ አዎ እችላለሁ ምክንያቱም የራቀብኝን ነገር ወደፊት ለማቅረብ እና በደንብ ያንን ነገር በግልጽና በደንብ ለማየትና ለመመልከት እንዲያስችለኝ ማቅረቢያ ማድረግ እችላለሁ ምክንያቱም ወደ ያ ላይ ወደፊት የራቀብኝን ነገር ሳላይ ማረጋገጥ አልችልም። አይቼ በደንብ ያላረጋገጥኩትን ነገር ደግሞ ለሰውም ማስረዳት አልችልም። ለራሴም ደግሞ በደንብ መረዳት ስለማልችል ማቅረቢያ ማድረግ እችላለሁ።

መብራት ሲቆረጥ ምን ታደርጋለህ? መብራት ሲቆረጥ ወይም ሲቋረጥ እኔ የማደርገው እንግዲህ ያው ማታ ምሽት ከሆነ ሻማ አበራለሁ። ሻማ ወይም ደግሞ የሆነ ሶላር አበራለው። ከዛ በኋላ ቁጭ ብዬ ዘና ብዬ ቤቴ ውስጥ የተወሰነ ጊዜ አረፍ እላለሁ። ምክንያቱም የኦንላይን ስራ ስሰራ መብራት ከሌለ ስለሚያስቸግረኝ ዋይፋይም ስለሚቋረጥ ስለዚህ መብራት ከተቋረጠ ምንም መስራት ስለማልችል ያችን መብራት የጠፋችበትን ጊዜ እኔ እረፍት እረፍት አደርጋለሁ፣ እረፍት እወስዳለሁ ማለት ነው። እረፍት እወስዳለሁ የተለያዩ መጽሐፍቶች ካሉ አነባለሁ። የሚጻፉ ነገሮች ካሉ እጽፋለሁ። እቅድ ማውጣት ያለብኝን ነገር እቅድ አወጣለሁ። ስለዚህ በዛ በዛ መልኩ መብራት ሲቋረጥ እነዛ እነዛን ነገሮች እያደረኩኝ ግዜን እጠቀማለው ማለት ነው። መብራት ሲመጣ ሙሉ በሙሉ አቅሜን አሰባስቤ ወደ ላፕቶፕ ወይም ወደ ስልኬ ስለምሄድ ያቺ መብራት የጠፋችዋ ጊዜ እረፍት እንደ እረፍትም እጠቅ እጠቀማታለሁ። ምግብም ለመመገብም፣ ሻወርም ገላዬንም ለመታጠብ፣ ልብሴንም ለማጠብ፣ እና አንዳንድ ነገሮችንም ለማድረግ የምጠቀምበት ጊዜ ያቺ ጊዜ መብራት ስትቋረጥ ነው ማለት ነው።

ግጭቶችን ማስተካከል ትችላለህ? አዎ በጣም ግጭቶችን ማስተካከል እችላለሁ። ሰዎችን በማግባባት ልዩነታቸውን በማጥበብ እንዲስማሙ እንዲ እንዲ አንድ እንዲሆኑና በተለያዩበት ነገር ላይ ተስማምተው ግጭታቸውን እንዲፈቱ ማድረግ እችላለሁ። ስለዚህ ይሄም በጣም ቀላል ነው። ምክንያቱም አብዛኛው ጊዜ ሰዎች የሚጋጩት እንትን ነው በአንጡራ ሀብት ወይም በገንዘብ ወይ በሀብት ወይ በጥቅም ነው። ስለዚህ ያንን ጥቅም በአግባቡ እንዲጠቀሙና በአግባቡ እንዲይዙት በማድረግ ግጭታቸውን መፍታት ይቻላል ማለት ነው። ስለዚህ ሁለት ሰዎች በተጋጩበት ነገር ላይ ያንን ነገር ወደ አንድ አምጥቶ ያንን ነገር በማሳደግ የተሻለ በማድረግ በደንብ እዛ ነገር ላይ በደንብ በመስራትና ያንን ነገር ግንዛቤያቸውን በመጨመር ግጭቶችን ማስተካከልና እና መፍታት ይቻላል።

በጀት ታስተዳድራለህ? አዎ በጣም ነው እማስተዳድረው ምክንያቱም በጀት በደንብ መጠቀም አውቃለሁ አጠቃቀሙን በደንብ አውቃለሁ። መጀመሪያ የሚያስፈልገኝን መስረታዊ የሚባሉ ነገሮች ለመኖር የሚያስፈልጉኝን መሰረታዊ የሚባሉ ነገሮች እንደመጠለያ ልብስ እንዲሁም ምግብ የመሳሰሉትን ነገሮች አሟላለሁ። ከዛ በኋላ በጣም አንገብጋቢ የሚባሉ የሚያስፈልጉ ለስራም ሆነ ለአንዳንድ ለመኖር የሚያስፈልጉ ነገሮችን እገዛለሁ። ከዛ የተረፈኝን ለኢንቨስትመንት ወይም ኢንቨስት ለማድረግ ነው የምጠቀምበት። ስለዚህ በጀት ማስተዳደር በጣም እችላለሁ። በተቻለኝ መጠን የማይሆኑ ወጪዎችን ላለማውጣት በጣም ነው እምጥረው። ወይም ደግሞ የማይሆኑ ወጪዎችን ወይም መውጣት የሌለባቸውን ወጪዎች ላለማውጣት በጣም እጠነቀቃለሁ። ስለዚህ በተቻለኝ መጠን በኢንቨስትመንት አምናለሁ። በጀቴን በአግባቡ ነው እምጠቀመው ገንዘብ አላባክንም አላወጣም። ላልባሌ ነገሮችም ገንዘብ አላወጣም ማለት ነው።